የትውልድ ከተማዬ ደብረ ታቦር ከተማ ይባላል። እና የትውልድ ቦታው የሚገኘው አማራ ክልል ደቡብ ጎንደር። ደብረ ታቦር ከተማ የወረዳ የዞን ከተማ ነው። ደብረ ታቦር ከተማ። እና ተወልጄ ያደግኩት ደብረ ታቦር ከተማ ነው። በአንድ ሺህ ዘጠኝ መቶ ሰማንያ ስድስት ዓመተ ምህረት። ደብረ ታቦር ከተማ ላይ መጋቢት አንድ ቀን ተወልጃለሁ። እና ትምህርቴንም የተማርኩት የተወለድኩትም ደብረ ታቦር ከተማ ላይ ነው።

ምጠቀመው ቦርሳ በጀርባ ሚያዝ ቦርሳ ነው። እና እንደዚህ አይነት ቦርሳ ምጠቀምበት ምክንያት ደግሞ የተለያዩ ምይዛቸው እቃዎች አሉ። ምሳ እቃና የተለያዩ የምቀይራቸውን ልብሶች የምይዝበት ሻንጣ ነው። እና የጀርባ ሻንጣ ነው ምጠቀመው ብዙ ጊዜ ሳይዙ ያው መጠኑም ብዙ ትልቅ አደለም ትንሽ እና ለመንቀሳቀስ እንዲመች ተደርጎ የተሰራ ምቹ የሆነ ቦርሳ የጀርባ ቦርሳ ነው። ምትጠቀመው

ብዙ ጊዜ መብራት ይቋረጣል እኛ አካባቢ እና መብራት ሲቋረጥ ምሽት ከሆነ ወደ አልጋዬ ሄጄ አረፍ እላለሁ። መብራት እስኪመጣ ድረስ አልጋዬ ላይ ሆኜ ቆያለሁ መብራት ከተመለሰ የተለያዩ ስራዎችን እንደገና እጀምራለሁ። መብራት ቀን የሚጠፋ ከሆነ ደግሞ አጋጣሚ ሆኖ የስራ ሁኔታዎችም ሄዱ ከመብራት ጋር ስለሆነ መብራት ከሌለ ሌሎች ስራዎች ነው የምሰራው። የተለያዩ ቤት ውስጥ የሚሰሩ የተለያዩ ስራዎች አሉ እነሱን ስራዎች ነው የምሰራው መብራት ሲቋረጥ

ምወደው ቀለም ነጭ ቀለም ብዙ ጊዜ ደስ ይለኛል። ያው በሃይማኖታዊ አስተምሮም ነጭ ቀለም የተለያዩ መንፈሳዊ ነገሮችን የሚያሳይ ነገር ስለሆነ። ነጭ ነገር እወዳለሁ ነጭ ልብስም ቢኖረኝ እወዳለሁ። ነጭ ቀለም ለኔ ልዩ የሆነ ስሜትን ይሰጠኛል ነጭ ቀለም እወዳለሁ።

መጽሐፍ ብዙ ጊዜ አነባለሁ ያው ባለኝ ትርፍ ሰዓት ሁሉ ከስራ ውጪ በሆኑ ሰአቶች መጽሐፍ አነባለሁ አብዛኛውን ጊዜ ቤቴ ውስጥ ከምሽት በኋላ ማንበብ ልምድ አለኝ ከመተኛቴ በፊት መጽሐፍ አንብቤ ነው የምተኛው። እና በእረፍት ቀናት መጽሐፍ ማንበብ ደስ ይለኛል። እና ብዙ ጊዜ አነባለሁ በቁጥር ይሄን ያክል ባልልም እንደ ሁኔታዎች አንፃር ብዙ ጊዜ አነባለሁ መጽሐፍ።

የምወደው መጠጥ ወይድ ነው። ከሰዎች ጋር በምገናኝበት ጊዜ በተለያዩ በፕሮግራሞች ላይ ወይን ነው የምወደውና ወይን ነው የምጠጣው አብዛኛውን ጊዜ በስራ ሰዓት ላይ ደግሞ ለስላሳ መጠጦችን እጠቀማለሁ። አብዛኛውን ጊዜ ግን ከሰዎች ጋር በምገናኝበት ጊዜ በበዓላትና በተለያዩ ዝግጅት ህይወት ላይ የምጠቀመው ወይንን ነው ወይን የተለየ ስሜትን ይሰጠኛል። ከሴት ጓደኛዬም ጋር በምሆንበት ሰዓት የምጠቀመው ወይንን ነው ወይን የተሻለ የፍቅር ስሜትን ያመጣል። የሚል ሀሳብ ስላለ እሱንም እንትን ለማለት ወይንን ብዙ ጊዜ እጠቀማለሁ።

ቀትር ላይ የምጠቀመው ጾም በሚሆንበት ሰዓት እና ጾም ባልሆነበት ሰዓት የተለያየ ቢሆንም አብዛኛውን ጊዜ አርብና እሮብ እኛ ጋር ጾም ነው የተለያዩ ጾሞችን ጨምሮ በቋሚነት አርብና እሮብ በሚሆንበት ሰዓት በየአይነትና አትክልት ያለባቸው ምግቦችን አልፎ አልፎ ፓስታን እጠቀማለሁ። ከዛ ውጪ ባለ ሁኔታዎች ግን ቁርስ ላይ። እንቁላል እጠቀማለሁ ቀትር ላይ ደግሞ ስጋ ነው የምጠቀመው ብዙ ጊዜ ስጋ እጠቀማለሁ አልፎ አልፎ አትክልቶችንም ቀትር ላይ እጠቀማለሁ።

ማስታውሰው ጥሩ መምህር አለ። አዎ አብዛኛው ጊዜ የሂሳብ ትምህርት ላይ ደካማ ነበርኩና እኔን ለመርዳት የሄደበት ጥረትና ልፋቱ በጣም የሚያስደንቀኝ አንድ የማስታውሰው መምህር አለኝ። አስረኛ ክፍል አስር እና ዘጠነኛ ክፍል በምማርበት ሰዓት። በደንብ አድርጎ የረዳኝ እና የማስታውሰው አንድ ትልቅ መምህር አለ እና እሱን መቼም አረሳውም። ለህይወቴ ያው ትልቅ ውለታ የዋለልኝ ሰው ነው። እና የማስታውሰው መምህር አለ።

አዎ ቅጽል ስም አለኝ በተለምዶ በአካባቢያችን ቅጽል ስም ይወጣልናል በሰፈራችን አካባቢ የተለያዩ ሰዎች ቅጽል ስም ሊያወጡልን ይችላሉ። እና እኔም ቅጽል ስም አለኝ ከልጅነት እንዲሁም ከዋናው ከምገለገልበት ስሜ ይልቅ በቅጽል ስሜ ነው ሰዎች የምያዉቁኝ እና የምጠሩኝም ከቤትም ውስጥ አብዛኛው ጊዜ በቅጽል ስሜ ነው። የምጠራዉና የቅጽል ስም አለኝ።